የሸክል እቃዎችን ትጠቀማለህ በጣም አሪፍ ጥያቄ ነው? እኔ ያው ብዙ ጊዜ የሸክል እቃዎችን አልጠቀምም ምክንያቱም ቶሎ ተሰባሪና ምንም ጥቅም የማይኖራቸውን ነገሮች ናቸው ብዬ የማስባቸው ነገሮች ናቸው። ያው አንዳንዴ እናቴ ያው ትጠቀማለች ጀበና። ሽሮ መስሪያ ድስት አላት እና እንጠቀማለን።

ምን አይነት ልብስ ትወዳለህ በጣም አሪፍ ጥያቄ እና ለስለስ ያለ ጥያቄ ነው። እኔ ብዙ ጊዜ የምወደው ልብስ ኮፍያ ያለውና ቱታ ነው። ቱታ እንደፈለክ ዘና ብለህ እንድትንቀሳቀስ ያደርግሃል ወገብህን አይዝህም አያጥፍህም ጉልበትህ ጋር አይዝህም ፓስቤት አይዝህም። እና እኔም የምወደው ልብስ ኮፍያ ያለው እና ቱታን የምወደው

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? በጣም አሪፍ ጥያቄ ነው። አበዛኛው ጊዜ የምሄደው በእረፍት ሰዓቴ ነው ቅዳሜ እና እሁድ እና እሱም የምሄደው ቢያንስ ከማታ ከሰአት ከአስር ሰዓት ጀምሮ እስከ ሁለት ሰዓት እስከ አንድ ሰዓት ተኩል እሄዳለሁ። እና ወደ መናፈሻ ማታ ቅዳሜ እና እሁድ ከአስር ሰዓት እስከ አስራ ሁለት ሰዓት እሄዳለሁ።

ስለ ቅርብ ጓደኛ ንገሪኝ። እሺ የቅርብ ጓደኛዬ ስሙ ይትባረክ ይባላል እና ተወልዶ ያደገው ደሴ ነው። እና ልጁ በጣም የዋህና ደግ ነው። ለሰው አሳቢ ነው። አንዳንዴ ግን እርኩስ መናጢም የሚሆንበት ሰዓት አለ። እና የቅርብ ጓደኛዬ ለኔ በጣም የዋህና ደግ ሰው ነው።

የቤት እንስሳ አለህ? አዎ ብዙ የቤት እንሰሶች አሉኝ ለምሳሌ ውሻ አለኝ፣ ዶሮ አለኝ፣ ድመት አለኝ እና እነዚህ የየራሳቸው ጥቅሞች አሏቸው። ዶሮ እንቁላል ይሰጠኛል፤ ውሻ ዶሮዎቹን ይጠብቅልኛል፤ ዶሮቹና ቤቴን ድመት ደግሞ ከአይጥ ትጠብቀኛለች።

የምትወደው ፍራፍሬ ምንድነው ብዙ አይነቶች ፍራፍሬ አሉ እኔም ብዙ ጊዜ የምወደው ማንጎ ነው። ማንጎ በጣም ጣፋጭና ደስ የሚል ለስላሳ ፍራፍሬ ነው። እና ለሴናም ለጤናም ተስማሚ ስለሆነ እኔ የምወደው የፍራፍሬ አይነት በማንጎ ነው።

የእቃ ቁጥጥር ታረጋለህ አሪፍ ጥያቄ ነው። እና ለዚህ ጥያቄ መልስ እሰጥሃለሁ። የእቃ ቁጥጥር አደርጋለሁ ሴፍሽ። በቤቴ ብዙ ጊዜ ብርጭቆ ልጆች እንዳይሰብሩብኝ። የተለያየ ቲቪውን ምናምን። እንዳይሰብሩብኝ ቁጥጥር በጣም በትልቁ ነው ማረገው።

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ አሪፍ ጥያቄ ነው? አዎ ብዙ ጊዜ እኔ የምረሳ አይነት ሰው ስለሆንኩኝ። ወደ ሱቅ ከመሄዴ በፊት የምፈልጋቸውን ነገሮች በወርቀት ላይ አስፍሬ ጽፌ ሄጄ ሱቅ ወረቀቱን እያየሁ ነው ገዝቸ ነው የምመጣው። እና ወደ ሱቅ ስሄድ ዝርዝር እጽፋለሁ።

በምንህ ትመገባለህ አሪፍ ጥያቄ ነው። ያው እንደ ምግቡ ይወስነዋል አሁን ለምሳሌ ፓስታ መኮረኒ ሩዝ የመሳሰሉትን ነገሮች ስመገብ በማንኪያና በሹካ የምጠቀመው። እንጀራ ምናምን የመሳሰሉት ነገሮች ስጠቀም ደግሞ በራሴ በእጄ ነው የምጠቀመው።

ከአለቃ ጋር ግንኙነት እንዴት ነው አሪፍ ጥያቄ ነው? እኔም አጠርና ቆንጆ መልስ እሰጥሃለሁ ከአለቃዬ ጋር በጣም አሪፍ ግንኙነት አለን። አለቃዬን በተለያዩ የስራ በስራ መስኮች አሪፍ አርጌ ስራዬን እየሰራሁ አስደስተዋለሁ እሱም ደግሞ የገንዘብ ጭማሪ እያደረገ ያስደስተኛል። እና ካለቃዬ ጋር አሪፍ ግንኙነት አለን

መዋቢያ ትጠቀማለህ አሪፍ ጥያቄ ነው? ብዙ ጊዜ እኔ ወንድ ስለሆንኩ ያን ያህል ዋቢያ አልጠቀምም። ያው። መዋቢያ ከተባለው አይቀር ያው ግሪሲን እና ቫዝሊን እጠቀማለሁ ሰውነት ቆዳዬን ለማለስለስ እና ከተለያዩ ሽታዎች እንዲያላቁኝ። እና መዋቢያ ብዙ አልጠቀምምና አንዳንድ ቦታ ላይ ሽቶ እጠቀማለሁ።

ብእር ወይስ ብእር ታስፅፋለህ በጣም አሪፍ ጥያቄ ነው። እኔ ብዙ ጊዜ የምጠቀመው። እርሳስ ነው ምክንያቱም እርሳስ ብንሳሳት እንኳን አጥፍተን ከእንደገና የመጽሐፍ እድል አለን። በእር ግን ከተሳሳትን ያው ማበላሸት የሚሆንብን እና እኔ ከብእር እና ከስራስ። በእስራስ እጽፋለሁ

የስራ ምኞቶችህ ምንድን ናቸው? በጣም አሪፍ ጥያቄ እና ረዘም ያለ መልስ የሚፈልግ ጥያቄ ነው። እኔ ግን በአጭሩ እነግራሃለሁ የስራምኞቶቼ። ያው ከስራ በየእለቱ ከስር እየተሻሻልኩ እየተሻሻልኩ እድገት እያገኘሁ የሆነ ሰዓት ላይ በጣም ትልቅ እድገት አግኝቼ ድርጅት መክፈት ነው። የስራ ምኞቶቼ

የምታስተውሰው ጥሩ መምህር አለ። በጣም አሪፍ ጥያቄ ነው። የድሮ ትውስታዬን ነው። ትዝታዬን ቀሰቀስክብኝ። ግን ልመልስልህ የማስታውሰው ጥሩ መምህር አለ ጋሽ ሰይድ ይባላል ፊዝክስ መምር ነው። በጣም የዋህና ደግ። ለ ለራሱ ለህሊና ብሎ የሚሰራ ነገር ነው። እና ሁሉንም ነገር አስተምሮኛል። በጣም የዋህ ማስታውሰው ጥሩ መምህር ገሽ ሰይድ ፊዚክስ መምህር ነው።

እሳት ለማንደድ ምን ትጠቀማለህ? በጣም አሪፍ እና ግሩም የሆነ ጥያቄ ነው። እኔ እሳት ለማንደድ የምጠቀመው ነገሮች፣ በመጀመሪያ ደረጃ እንጨት እጠቀማለሁ፣ ሲቀጥል ከሰል ሲቀጥል ደግሞ ፕላስቲኮች፣ ላስቲኮች፣ ፌስታሎች እጠቀማለው እና ወረቀት ቤንዚል እነዚህን በመጠቀም እሳቱን አነዳለሁ።

ቤተሰብዎ ጋር ምን አይነት በዓላት ያከብራሉ? በጣም አሪፍ ጥያቄ ነው። ያው ቤተሰቦቼ ጋር ብዙ አይነት በዓላት አብረን እናከብራለን። ለምሳሌ ገና ምናምን ብቻ ብዙ እንደዚህ አይነት የመሳሰሉ። በዓላትን ከቤተሰቦቼ ጋር አከብራለሁ። እና ጥምቀትንም ገናንም ያቃጥል

ምን አዲስ ነገር መማር ትፈልጋለህ? ብለህ ለጠየከኝ ጥያቄ አሪፍ እና ግልጽ መልስ እመልስልሀለው ብዬ አስባለሁ። እኔ በጣም ብዙ አዲስ ነገሮችን መማር እፈልጋለሁ። በአንድ ነገር ብቻ ምቆም አይነት ሰው አይደለሁም። ስለ ትምህርት ይሆናል፤ ስለ ህይወት ትምህርት፤ ስለ ልብሰ ስፌት ይሆናል፤ ስለ ምግብ አሰራር ሊሆን ይችላል፤ ብዙ አይነት። አሁን ስለ ምግብ አሰራር ብዙ አይነት የምግብ አሰራር ነው ያለው። ከአያቴ ተምሬያለሁ። አያቴ ብዙ ግዜ ምግብ ላይ ጎበዝ ነው። እና ፓስታ አንዴት እንደሚሰራ አሳይቶኛል። መኮረኒ፣ እንጀራ፣ እሩዝ፣ ብዙ አይነት ምግቦችን እንዴት እንደምሰራ አሳይቶኛል። በአባቴ ግን ልብስ ስፌት ተምሬያለሁ። ልብስ ስፌት በጣም ከባድ እና ውስብስብ ስራ ነው። እሱንም ቢሆን ተምሬያለሁ። እና አሁንም ወደፊት ብዙ አይነት ነገሮችን እማራለሁ። ያው ከወንድሜ ደግሞ የእግር ኳስ ጨዋታ አጫዋወትን ለመማር አስቤያለሁ። እና እንደምማርም ተስፋ አደርጋለሁ።

ጊዜህን በደንብ ታስረህ ጊዜህን በደንብ ተስተዳድራለህ? የሚሉ ጥያቄ በጣም አሪፍ መልስ እሰጣለሁ። አዎ ጊዜን በደንብ የማሰዳድር አይነት ሰው ነኝ። ብዙ ጊዜ ያለ ጊ ያለእቅድና ያለ ጊዜ የምንቀሳቀሰ አይነት ሰው አይደለሁም። ሰዓት ወርቅ ነው በሚለው አበባ አምናለሁ። ብዙ ጊዜ ብር በምሰራበት ሰዓት ኦንላይንም ሆነ የጉልበት ስራ በምሰራበት ሰዓት በጊዜ እና በእቅድ ነው፣ በቀን ይሄን ያህል ብር ብሰራ አጠራቅሜ ከአንድ ከአስር አመት ከሃያ አመት በኋላ እንደዚህ አይነት ነገር በራሴ ነው ለኛ ሀብታም እሆናለሁ የሚለውንም ነገር የማስበው ጊዜን በደንብ አስተዳድሬ ነው። እና ጊዜን በደንብ በምታስተዳድርበት ሰዓት በጣም ሀሪፍ እና ቆንጆ የተባለ የህይወት ኑሮ ይኖረሃል። እና ያን ያህል አልደፈም ብዙ ታለፈ ብዙ ብር ማትረፍ ትችላለህ፣ እና እኔም ይሄን አይቼበታለሁ፤ እና ጊዜዬን በደንብ በስነ ስርዓት የማስተዳደር አይነት ሰው ነኝ አመሰግናለሁ።

በትምህርት ቤት የምትወደው ትምህርት ምን ነበር? በጣም አሪፍ ጥያቄ ነው። በትምህርት ቤት በጣም የምወደው ትምህርት ታሪክ ሂስትሪ በጣም ነበር የምወደው። እሱን ከመውደዴ የተነሳ ብዙ ጊዜ በጣም ጎበዝ ነኝ ሂስትሪ ላይ። እና መምህሬም በሂስትሪ ታሪክ ላይ በጣም ጎበዝ እንደሆንኩ ስለሚያውቅ እኔን በጣም አጥብቆ ይወደኛል። እና ብዙ ጊዜ ሂስትሪ መምህር እንደኔ የሚወደው ተማሪ ተሳታፊ ለሱ ጎበዝ ተማሪ የለም። ሂስትሪ ትምህርቶችን ውጤቶቼ በጣም አሪፋቸው። የተለያዩ ከስልሳው ከፋይናል እና ከአርቢው የምንፈተናቸው ውጤቶች በጣም አሪፍ አሪፍ ናቸው። ይሄ የሚሆንበት ምክንያት ትምህርቱን በጣም አጥብቄ ስለምወደው እና አጥብቄ አንብቤ ስለምመጣ እና ክላስ ውስጥ ስለምከታተል ነው። እና እኔ ትምህርት ቤት በነበርኩበት ሰዓት በጣም እወደው የነበረው የትምህርት አይነት ሂስተር ይባላል ወይም የታሪክ መምህር ይባላል ታሪክ።

የምትወደው መተግበሪያ ምንድነው? በጣም አሪፍ ጥያቄ ነው ይሄን ጥያቄ ይሄ አሪፍ አድርጌ ለመመለስ እሞክራለሁ። እኔ የምወደው መተግበሪያ ቲክቶክ ነው። ቲክቶክ ጥርፍ ጊዜ የምዝናናበት የምትገበሬ አይነት ነገር ነው። እና ብዙ ጊዜ አዝናኝና ለሰው ሳቅ የሚጭሩ ነገሮችን በማምጣት አስተማሪም ነገሮችን ስለ ህይወት ትምህርቶች ይሆናል ስለ አስቂ ነገሮች ስለ ፖለቲካ ነክ ነገሮች ስለ ስፖርት ሁሉም ነገር የሚያመጣ የመተግበሪያ አይነት ነው። እና ይሄ የመተግበሪያ ሁሉም ነገር እንደዚህ በማምጣቱ ምክንያት እኔ ለዚህ መተግበር ያለኝ ቦታ ትልቅ ነው ከሁሉም መተግበሪዎች በጣም የምወደው መተግበሪያ ቲክቶክ ነው። ምክንያቱም እረፍት ጊዜን የሚያሳምርልኝ እሱ ነው። ብዙ አይነት ነገሮችን መመከት እችላለው ዜናዎችን አዝናኝ ቪዲዮዎችን ብዙ አይነት ቪዲዮዎችን ማየት ስለሚችል እኔ የምወደው የተግባራዊነት ቲክቶክ ነው።

ቤተሰብ ምን ያህል ጊዜ ይሰበሰባል? በጣም አሪፍ ጥያቄ ነው። ይሄ ግሩም ጥያቄ ነው፤ እኔ ይህን ጥያቄ እንግዲህ ለማብራራት ሞክራለው፤ ቤተሰብ ሁል ጊዜ ማታ ከሁለት ሰዓት ተኩል እስከ አራት ሰዓት ድረስ በመሰብሰብ እራት አንድ ላይ እንበላለን እና የተለያዩት ጨዋታዎችን እንጫወታለን። አባቴ በድሮ ጊዜ የነበረውን ታሪክ ይነግረናል እና ያን ታሪክ እኔና ሶስት ወንድሞቼና አንድ እህቴ ቁጭ ብለን እያዳመጥን ለወደፊታችን ለኑሮም ሆነ ለማንኛውም መሰረታዊ ነገር ትምህርት እንወስድበታለን። ሲቀጥል ደግሞ ቤተሰብ ጋር ቁጭ ብለን ፊልም እናያለን፤ አሪፍ አሪፍ ጊዜዎችን እናሳልፋለን እና ቤተሰብ በጣም ደስ የሚል ነገር ነው። ወንድሜ፣ እኔ፣ አያቴ ሆነን ብዙ አይነት ስራዎችን አብረን በመተጋገር እንሰራለን መተጋገዝ አባቴ ባለፈው ታሪክ አስተምሮናል እና ቤተሰቦቼ ማታ ማታ ከሁለት ሰዓት ተኩል እስከ አራት ሰዓት ድ ባለ ሰዓት ውስጥ ይሰበሰባሉ።

የምትወደው ሬስቶራንት የት ነው? በጣም አሪፍ ጥያቄ ነው። እኔ ብዙ የምወዳቸው ሬስቶራንቶች አሉ በየሀገሩ አሁን ግን ባለውበት አካባቢ ከሆነ። አሁን ባለንበት አካባቢ ከሆነ እኔ የምወደው ሬስቶራንት ሉሲ ሆቴል እና ጎልደን ጌት ይባላሉ። እነዚህ ሆቴሎች በጣም ስታንዳርዳቸዉን የጠበቁና አምስት ኮከብ የሆኑ ሆቴሎች ናቸው። እና እነዚህ ሆቴሎች ውስጥ ገብቼ መዝናናት እፈልጋለሁ። እና ብዙ ነገሮችን ከእነዚህ ሆቴል ውስጥ ማግኘት እፈልጋለሁ። እና የምወደው አሁን ያለበት እንትን ፒያሳ ይባላል የጎልድንጌት አካባቢ የሉሲ የሚባለው ሆቴል ደግሞ ያለበት ቦታ መናፈሻ ይባላል። እና እነዚህ ሁለት ሬስቶራንቶች ያሉበት ቦታ ይሄን ይመስላል እኔም በጣም ነው የምወዳቸው። አንድ ቀን ገብቼ እንደምዝናና ደግሞ በጣም ተስፋ አደርጋለሁ። እና አመሰግናለሁ።

የጎረቤቶችን ድምጽ ትሰማለህ አሪፍ ጥያቄ ነው። እኔ ብዙ ጊዜ በሚባል ሁኔታ የጎረቤት የጎረቤቶችን ድምጽ በጣም እሰማሎው። እንደዚህም ልልበት የቻልኩበት ምክንያት። ብዙ ጊዜ የጎረቤቶቼ የድግስ የሚያዘጋጁበት ሰዓት ብዙ አይነት ጫጫታ ከእነሱ ወደ እኛ ቤት ይመጣል። እና ያ ድግስ በሚያዘጋጁበት ሰዓት ያው ሁላ ጫጫታ ወደ እኛ በሚመጣበት ሰዓት የኛ ቤት እረበሻለሁ። መተኛት ሁላ እስከማልችል ድረስ ሲቀጥል ደግሞ ባልና ሚስት ይጣላሉ። ባልና ሚስት ተጣልቶ በሚጨቃጨቁበት ሰዓት ከእነሱ አልፎ የኛን ቤት ይረብሻል። እና የ ጎረቤት ድምጽ ትሰማለህ ለሚለው ጥያቄ ትክክኛ መልስ የሰጠሁኝ ይመስለኛል። እና በጣም የጎረቤት ድምጽ ያስቸግረናል እኛ ቤት ድረስ እየመጣ። ብዙ ጊዜ የድግስ ሙዚቃዎችን መክፈት እነሱም አብሮ በመጨፈር በመጮህ የሰው ልጅ እንቅልፍና የተለያዩ ነገሮች ይነሳሉ። እና ሲቀጥል ደግሞ ባልና ሚስት በመጨቃጨቅ ብዙ ነገሮች ወደ እኛ አካባቢ በመስማት የጎሮቤቶቹ ድምጽ እሰማለሁ።

ኮፍያ ማድረግ ትወዳለህ? አሪፍ ጥያቄ ነው። ብዙ አይነት ኮፍያዎች አሉ። ኦ ከኦ ኮፍዬዎች አሉ። የአይን መሸፈኛ ያላት ኮፍዬዎች አሉ ብዙ አይነት ኮፍዬዎች አሉ። ይሄን ቪዲዮ ራሱ አሁን ይሄን ቮይስ ስሰራ ኮፍያ አድርጌ እየሰራ የሰራሁት። እና እኔ ኮፍዬ ማድረግ እወዳለሁ። የመዘነጫ ኮፍዬዎችን ማድረግ በጣም ነው ምወደው። የትላልቅ የሽማግዴዎችን ሳይሆን። የመዘነጪያ ኩፍያዎችን ኩፍያ ወደኋላ አዙሮ መልበስ በጣም ነው ምወደው። እና ለሰው ልጅም ሲያይህ ጥሩ እይታና ሀሪፍ የሆነ መልክ እንዲኖር አያደርግም። እና ከተለያዩ ነገር ይጠብቃል ከፀሀይ። ከፀሀይ ከጥላ ከዝናብ ከብዙ አይነት ነገር ይጠብቃል ጭንቅላትህን። ያው እና ኮፍያ ማድረግ ሀሪፍ ነገር ነው። እኔ አባቴም ድሮ ያደርግ ነበር። አባቴን አይቼ ነው ማድረግ የጀመርኩት። እና ይሄን ቮይስ ስሰራ ራሱ ኮፍያ አድርጌ ነው እና ኮፍያ ማድረግ እወዳለሁ።

ለበጎ አድራጎት ሰርተህ ታውቃለህ በጣም አሪፍ ጥያቄ ነው? እኔ ለበጎ አድራጎት ሰርቼ አላውቅም። ግን የሆነ ጊዜ አንድ ጊዜ ሰርቻለሁ። በየተለያዩ ሀገራት እየዞርን መቄዶንያ የሚባል የበጎ አድራጎት ድርጅት አለ እና ለዛ ልብስ ብር እና የተለያዩ ምግቦችን ሰብስበናል። በየተለያዩ ትምህርት ቤቶች። ሰፈር ለሰፈር እየዞርን መቄዶንያ የሚባለው ድርጅት ጧሪ ቀባሪ የሌላቸውን አዛውንቶች ተቀብሎ የሚጦርና የሚጦር ድርጅት ነው። እና ለዚህ ድርጅት አቅም የለኝም እና እባካችሁ እርዱኝ። ብሎ አመልክቶ ለበጎ አድራጎት ድርጅቶች እኛም በወጣቱ በኩል መጥቶ እርዳታ ሰብስበን እናውቃለን። በተለያዩ በተለያዩ ሀገራት ሄደናል ኮምቦልቻ ሀይቅ ባህርዳር። አዲስ አበባ ብዙ አይነት ሀገሮች ሄደን ለዚህ ድርጅት ብር ሰብስበን እናውቃለን። እና ያን ያህልም የበጎ አድራጎት ሰርቼ ባላውቅም አንድ ጊዜ እንደዚህ ሰርቻለሁ።

የምትወዳው መጽሐፍ ምንድነው? እኔ ብዙ አይነት መጽሐፎች እወዳለሁ። እና ብዙ አይነት መጽሐፎች አሉ። ሁሉም የየራሳቸው ርእሶችና የየራሳቸው ጥቅሞች አሏቸው። አሁን ለምሳሌ እኔ የምወደው ልቦለድ መጽሐፍ ስለ ህይወት አስተማሪና ጠቃሚ የሆኑ ምክሮች ያሉበን ነው፤ ከዛም መካከል እመጓ የሚለው መጽሐፍ በጣም ስለ ህይወት ትልቅ መካሪ አለው፤ እና በዛ መጽሐፍ እኔ ራሴን ከብዙ ነገሮች አስተካክያለሁ። የሰው ልጅ ራሱን ማስተካከል ከምችልባቸው መንገዶች አንዱ ማንበብ ነው አንዱ እና ያን መጽሐፍ ከነበብኩ በኋላ በራሴ በጣም ብዙ ለውጦች አድርጌያለሁ። እና ስለወደፊት ህይወቴም ሀሪፍ ነገሮችን ከመጽሐፉ ወስጃለሁ ተምሬያለሁ፣ እናም መፃፉ በጣም ከማያልህና ከምሳሌ በላይ በጣም ትልቅ ጥቅም ሰጥቶኛል እኔም ይሄን መጽሐፍ ለዛ ነው የምወደው እና የምወደው መጽሐፍ ልቦለድ ሲሆን እሱም እመጓ ይሰኛል ርዕሱ።

የትርፍ ጊዜን ማሳለፊያ መንገድ ምንድነው? ማሳለፊያ መንገዶቼ የኔ ትርፍ ጊዜ የማሳልፍባቸው አብዛኛው ጊዜ ራሴን በማዝናናትና በማስደሰት ነው ትርፍ ጊዜዬን የማሳልፈው። ይህም ደግሞ ለራሴ ጥሩና ሀሪፍ የሚባል ስሜት እንዲሰጠኝ ያደርጋል። ከእነሱም መካከል ጌሞችን በመጫወት ይሆናል። የተለያዩ ቦታዎችን በመጎብኘት በመጎብኘት ይሆናል። ወክ በመውጣት ይሆናል። እኔ ብዙ ጊዜ ግን የማደርገው ያ ኦላይን ጌሞችን የምጫወቱ ፐብ ጂ ፍሪ ፋየር ኮር ኦፍ ዱቲን ነው። የተሰኙ ጊሞችን በእረፍት ጊዜዎቼ እጫወታለሁ። እና አልፎ አልፎ ማንበብ እወዳለሁ። በማንብበት ሰዓትም ለኔም ወንድ ጭንቅላቴ ጥሩ እውቀት አገኛለሁ እና ይሄ እውቀት ይጠቅመኛል እንጂ አይጎዳኚም። ግን ያው ከሁሉም ከሁሉም እኔ ደስ የሚለኝ ነገር። የትርፍ ጊዜ ማሳለፊያ መንገዶች በ ጌሞች በመጫወት በሚሉ ቢያዝልኝ ደስ ይለኛል። ኦንላይን ጌሞች መጫወት ትርፍ ጊዜን አሳልፋለሁ።